በመስኮቴ የጎን መቀመጥ እጅግ እወዳለሁ። ለምን ከተባለ ያው መስኮት አጠገብ ስቀመጥ ያው ንፋስ በስርዓት ማግኘት እችላለሁኝ። ለዚህ ንፋስ አገኘሁ ማለት ያው ሙቀትም አይኖርም ሌላ ችግርም አይኖርም ያው መታፈንም አይኖርም ማለት ነው። ስለዚህ በመስኮት አካካባቢ መቀመጥ እወዳለሁኝ ከፍቶ መቀመጥ ንፋስ። ማግኘት እንዲሁም ወደ ውጭ ማየት ብዙ ነገሮችን ያስደስቱኛል ማለት ነው። ስለዚህ መስኮት አጠገብ አካባቢ መቀመጥ በጣም እጅግ ደስ ይለኛል። ቆንጆም ነው ለሰው ልጆችም ያው እንደሱ እንዲያደርጉ እንድሞክሩት እመክራለሁኝ ማለት ነው

ይቅርታ መጠየቅ ያው ቀላልም ነው ቀላልም አይደለም? ለምንድነው እነዚህ የሚለው ይቅርታ መጠየቅ በደንብ ላወቀበት ሰው በጣም ቀላል ነው። ይሄንን ማለት ሰዎች ቢበዱልህ እንኳን ይቅርታ ብትጠይቃቸው አንተ መልሰህ እነሱም ያው እንዲህ እንዲጸጸቱና ወደ ይቅርታ እንዲመለሱ ታደርጋቸዋለህ ማለት ነው። በሌላኛው ደግሞ ሰው በድሎ በድሎህ እያለ ክፉ ነገር አድርጎብህ አንተን ደግሞ እሱ መልሰህ ይቅርታ ለመቀበልም ወይም ደግሞ ይቅርታ ብለህ ለመጠየቅ ደግሞ ትንሽ አደጋች ሊሆን ይችላል። ምክንያቱም የሚሰማህ ስሜት አለ ያ የጎዳህ ነገር ስላለ ማለት ነው። እና ለኔ ግን ቀላል ነው ያው ብንለማመደው ደግሞ ጥሩ ነው ብዬ እመክራለሁ። ለማንም ሰው ማለት ነው

ያው እኔ የምኖረው በደሃ ማህበረሰብ ስለሆነ የስራ ጊዜ ገደብ ለማስተካከል ብፈልግም አውቀዋለሁ ጥቆም እንደሆነ ግን ያን ማድረግ እስካሁን አልቻልኩም። ለምን እንዳልቻልኩም ይገባኛል አውቀዋለሁ ምክንያቱም እኔ መስራት አለብኝ መልፋት አለብኝ ማግኘት አለብኝ። የተሻለ ደረጃ መድረስ አለብኝ ለኔ ሆኜ ለቤተሰቦቼ ለተለያየ አካላቶች ከእኔ የምጠብቁ ከእኔ የሚጠብቁ ሰዎች ይኖራሉ እና እነሱም ስል ያው እንግዲህ ይሄንን ማድረግ አለብኝ ብዬ አስባለሁኝ። ስለዚህ ይበላሽብኛል እንጂ አስባለሁ አውቀዋለሁ የስራ ጊዜ ገደብ ማስቀመጥ አለብኝ ማስተካከል አለብኝ ግን አልቻልኩም ማለት ነው። እና እንደዛ ነው

ያው ብዙ ጊዜ ስብስባ አደርጋለሁ እንግዲህ እኔ ስብስባ የማደርገው በስራም ስብስባ አደርጋለሁ። በመንፈሳዊ ህይወቴም ስብሰባ አደርጋለሁ በፋሚሊ በቤተሰቦቼም መሃል ስብሰባ ይኖራል በጓደኞቼ መሃል ስብሰባ ይኖራል። በተለያየ ጊዜ ያው ስብሰባ ይኖራል ማለት በሳምንት አንዴ ሁለቴ ምናልባት በወር እስከ አራት አምስት ሊሆን ይችላል። ያን የሚኖረን ማለት ነው። ስለዚህ በተለያየ ጊዜ በተለያየ ምክንያት የተለያየ አይነት ሰብሰባዎች ሊኖር ይችላሉ። እነዚህ ስብሰባዎች አለማቸው የተለያየ ቢሆንም ግን ደግሞ ያውም ተወያይተህ መፍትሄ ለመምጣት የሚለውን የመጨረሻ አላማ ያላቸው ናቸው ማለት ነው

ያው በእግሬ ብዙ አይነት ብዙ ርቀት ልሄድ እችላለሁኝ ማለት እንደ እንደየሁኔታው ነው ለመዝናናት ከሆነ እስከ ሰላሳ ደቂቃ አርባ ደቂቃ ልጓዝ እችላለሁኝ። የግዴታ በስራ ወይ ደግሞ የምፈልገው ነገር ካለ ግን ያው እስከፈለገበት ድረስ መሄድ እችላለሁ። ምክንያቱም እና በገጠር ነው ያደኩት እየሰራሁት ነው ያደኩት እና ስለዚህ እስከ አስር ሰዓት ድረስ እንኳን ልጓዝ እችላለሁ ሳይደክመኝ አይደለም እያረፍኩኝ ማለት ነው። ምንም ሳይደክመኝ ግን ማለት ከአምስት ሰዓት በላይ ልጓዝ እችላለሁኝ ብዬ አስባለሁኝ ሳይደክመኝ ስል ይደክመኛል። ግን ደግሞ ዝም ብዬ ሳላርፍ ሳልተኛ ምናምን እንደዛ ግን ልጓዝ እችላለሁ ብዬ አስባለሁኝ። እና ይሄንን ማድረግ እችላለሁኝ

እሳት ለማንደድ የምትጠቀመው ያው እንግዲህ የተለያዩ ነገሮችን ልጠቀም እችላለሁኝ። ለምሳሌ ክርቢት እጠቀማለሁኝ። ከዛ ቀጥሎ ወረቀት ሊሆን ይችላል ፌስታል ሊሆን ይችላል ከሰል። ያው እንግዲህ እሳት ለማቀጠጣጠል የተለያዩ ነገሮችን ያስፈልጋሉ እነዚህ የተለያዩ ነገሮችን ተጠቅሜ ደግሞ እኔ እሳት ላቃጣጥል እችላለሁ። ገና ሳላገባ እኔ አሁን ባለትዳር ነኝ። ሳላገባ ጊዜ ግን አሁን እንግዲህ እኔ እሳት መለኩስበት እሳት መቃጠልበት መንገድ ወጥ ለመስራት ምግብ የተለያየ ለማብሰል። ያው እሳት ያስፈልጋል ለማቃጣጠልበት መንገድ ደግሞ ያሁን የነገርኳችሁን ያህል ጠቅሜ ነው። እሳት የማነዳው ማለት ነው

በልጅነቴ የምዘክረው የማስታወሰው በጣም ብዙ ነገሮች አሉ። ምንድነው የምዘክረው ወይም ደግሞ የማስታውሰው ነገር ልጆች ሆነን ስንጫወት፣ ቤተክርስቲያን ስንሄድ፣ ኳስ ስንጫወት ሌላ ባህላዊ ጨዋታም አለ ስንጫወት ቀርሳ ይባላል ብትለው የሚያዩ ነገሮች አሉ። ፍየል፣ በግ ስንጠብቅ በሬ ስንጠብቅ ስን ያው ስንታገል ዝም ብለን እርስበራሳችን በጨዋታ መልኩም በቡድን ሆነን ብዙ ነገሮች የቡድን ጨዋታዎች ምናምን አሉ እና ብዙ ነገሮችን አስታውሳለሁ፣ ስለ ትምህርት አስታውሳለሁ፣ ስለ ቤተሰብ አስታውሳለሁ ብዙ ነገሮችን ብቻ ብዙ ነገሮችን ብዙ ነገሮችን ነው የማስታወስ ያው ምዘክረው።

ያው እንግዲህ ፀጉር መንከባከብ እጅግ እወዳለሁ። ምክንያቱም ፀጉር ብዙ ጥቅም ስላለው። ፀጉር ለሰው ልጅ ውበት ይሰጣል፤ ከሌሎች የተለያየው ሙቀት ሊሆን ይችላል ብርድ ሊሆን ይችላል ይከለክላል። ከውጭ ከሚመጡ ነገሮችን የተለያዩ ነገሮችን ከሰው ወደ ሰው ልጅ ገብተው ጉዳት እንዳያደርሱ ይከላከላል። እና ፀጉር ፀጉር በጣም እወዳለሁኝ። ስለዚህ ፀጉሬን እንዲበላሽብኝ አልፈልግም። ሁሌ ያው እንግዲህ መታጠብ ያው ምንም እጠቀማለሁ። ቅባትንም እጠቀማለሁ። በተለያየ መንገድ ፀጉሬ የተሻለ ጥሩ እንዲሆን እፈልጋለሁኝ። ራስ በራም መሆን ስለማልፈልግ ፀጉሬን እንከባከባለሁ። ያው መንከባከብም እወዳለሁኝ ማለት ነው።

የቤት ጣሪያ እንግዲህ በለፈን ነው ያለህ እንግዲህ እኔ ቤት የለኝም ተከራይቼ ነው ምኖረው እንግዲህ ጣሪያ ግን የተሰራበት መንገድ ያው በቆርቆሮ ነው ከዛ በኋላ ከስሩ ደግሞ ቦሎፎን አለው እሱ በሱ ነው የተሰራ ማለት ነው ያው በቆርቆሮ ሲሰራ ያው እንግዲህ እንደምናውቀው እንጨትም ይኖረዋል ማለት ነው፣ ሚስማር ይኖረዋል፣ የተለያየ ነገሮችን ያው ባለሙያ ነው ሚሰራው ስለዚህ ብርድ እንዳይሆን ቆርቆሮ ብቻ ብርድ እንዳይሆን ወይ ደግሞ ፀሀይን መቀትም ሲሆንም ሙቀት እንዳይሆን ፀሀይ እንዳይሆን ምን ተደረገበት ከስሩ ወረፎን ተደረገበት ስለ ድምጽም፣ ፀሀይን፣ ሙቀትንም፣ ብርድንም እንዲቀንስ ያደርጋል ማለት ነው።

መዋኘት በትንሹ እችላለሁኝ ልጅ ያለሁኝ የለመድኩትን ያው አለ አቅሙ አለ ማለት እችላለሁኝ ግን ደግሞ ከዛ በኋላ ያው እንግዲህ እየቀነሰ ነው የሚመጣው። በልጅነቴ የለመድኳቸው ግን አሉ። ትንሽ በቅርቡ ሞክሬ ነበር። መዋኘት እሞክራለሁ እንጂ በጣም እችላለሁ ብዬ መናገር እንኳን ይከብደኛል። በአሁኑ ሰዓት። በልጅነታችን ግን በገጠር ስላደግን ያው እንግዲህ ብዙ ውሃ ያለበት ጥልቅ ላይ ቀላዩን እየሄድን ስንዋኝ ስንጫወት ምናምን ስላደግን። እንግዲህ መዋኘት እጅግ ይጠፋኛል ይጠፋብኛል ብዬ አላስብም የተወሰነው መሰሰህ ግን እችላለሁ ማለት ነው።

ማብሰል በደንብ እችላለሁኝ ም ማለት ምግብ ማብሰል ከወጥ ጀምሮ ከተለያዩ ነገሮችን ማብሰል እችላለሁ ያው እኔ ያኔ የለመድኩት ያው እንግዲህ ብቻዬን ሆኜ ተከራይቼ ስማር ስለነበረ ያኔ ግድ ማድረግ ነበረብኝ። ስለዚህ ሳደርገው ደግሞ አሁን እችላለሁኝ። ረድቶኛል ላሁኑ ይኸው ችግር ቢደርሰኝ እንኳን የሆነ ነገር ቢያጋጥም እንኳን ቤትሰ ውስጥ የሆነ ነገር ቢያጋጥም ሚስቴ ብትወልድ ብታመም ከቤት ወጥታ ሌላ ቦታ ላይ ብትሄድ የሆነ እንግዳ ሆና ብትሄድ እኔ ያንን ነገር ማብሰል መብላትም እችላለሁኝ ማለት ነው። ብዙም አይቸግረኝም ላገል ማገዝም እጠቀምበታለሁ።

ያው እንግዲህ አንድ ሰው ስራ ሲሰራ የግድ ያጋጥማል ማለት በስራ ስትሰራ ችግር ያጋጥማል ችግር አያጋጥመኝም ማለት አትችልም። ስለዚህ ችግር ሲያጋጥም ደግሞ እኔ ችግር ለመፍታት እሞክራለሁኝ። የተለያየ አይነት ችግሮች ሊኖሩ ይችላሉ። አንደኛ በስራ ላይ ከባልደረባ መጋጨት ሊኖር ይችላል ከአለቃ መጋጨት ሊኖር ይችላል። ስራ በሰአቱ አለመጨረስ ሊያጋጥም ይችላል። ስራ ሊከብድ ይችላል። መጨናነቅን መክበድን ሊያጋጥም ይችላል። እንግዲህ እነዚህ ነገሮችን እንዴት አድርጌ መፍታት እንዳለብኝ ብዬ አስቤ በደንብ ነገሮችን ለመፍታት እሞክራለሁኝ። ብዙ ጊዜ ደግሞ ይሳካልኛል ማለት ነው።

አዎ የዝናብ ውሃ እሰበስባለሁ በጣም ቆንጆ ውሃ ስለሆነ ይህን ማለት ጨውም የሚባልነገር የለውም። ከምድር ጋር ብዙ አልተነካካም ስለሆነ እንሰበሰባለን ይሄንን። በተለይ በተለይ እኔ ያለሁበት አካባቢ ጨዋማ የሆነ ውሃ ስላለ ያንን ውሃ ደግሞ ስንታጠበው ጥሩ ስላልሆነ ለቆዳችንም ለፀጉራችንም ምን እናደርጋለን ያው ውሃ እንሰበሳለን። የዝናብ ውሃ ማለት ነው ከዛ በኋላ ይሱን ደግሞ አስቀምጠን ለልብስ ማጠቢያም ይሆናል ለፀጉርም ለገላ መታጠቢያ ይጠቅማል ማለት ነው። ስለዚህ በጣም ስለምወድ እንደውም ክረምት ሲሆን በጣም ነው ደስ የሚለኝ እሱ ስለምጠቅም ያው የተወሰነ ለበጋም እናስቀምጣለን ማለት ነው። እና እጠቀማለሁ ያው እሰብስባለሁ

እንግዲህ እኔ ምተኛው ማታ ነው ምተኛው ማታ ማለት ያው እንግዲህ በእኛ በኢትዮጵያ አቆጣጠር ከአራት ሰዓት ጀምሮ እስከ አስራ አንድ ሰዓት እስከ አስራ ሁለት ሰዓት እንግዲህ አሁን እንኳን ወደ ስድስት ሰዓት እየሆነ ነው ያለው ማታ ነው ያለ ልተኛ ነው ስለዚህ ያው እንግዲህ እስከ አራት ሰዓት አምስት ሰዓት ያለ ያው የተለመደ ነው ብዙ ጊዜ ብዙ ነገሮችን ሳደርግ ነው ሚመሽብኝ ከዛ በኋላ አራት ሰዓት አምስት ሰዓት ማክሲ በቃ የመጨረሻው ሄደ ከተባለ እስከ ስድስት ሰዓት እቆያለሁ ከዛ በኋላ እተኛለሁኝ ማለት ነው ስለዚህ ጠዋት ደግሞ በጊዜው እንድነቃ ወደ ስራዬ እንድሄድ ይረዳኛል ማለት ነው። ብዙ ጊዜ የለመድኩትን ልምድ በዚህ ሰዓት ነው ምተኛው ማለት ነው ቤትም

እኔ የምችለው ቋንቋ እንግዲህ የተለያየ ቋንቋያችን አሉ ብዬ አራት ይሆናል ብዬ ነው የማስበው። አንደኛ ትግርኛ እችላለሁኝ እኔ እንግዲህ ምላሴን የፈታሁበት ነው። ከዛ በኋላ አማርኛ አውቃለሁኝ እሱ ደግሞ የሀገራችን ቋንቋ ስለሆነ በደንብ አውቃለሁም ምሰራበትም ስለሆነ የምሰራበት ቋንቋም ስለሆነ እሱን እችላለሁ። ሶስተኛ እንግሊዘኛ እችላለሁኝ እሱም ደግሞ እንግዲህ አለም አቀፍ ቋንቋ ስለሆነ እሱም እችላለሁኝ ማለት ነው። ከዛ አልፎ ደግሞ ግእዝ አውቃለሁ። ግእዝም እችላለሁኝ በተለይ መስማት በደንብ እጅግ አድርጌ እችላለሁ መናገርም እችላለሁ መጽሐፍም ማንበብም እችላለሁ ማለት ነው። እነዚህ እነዚህ አራት ቋንቋዎችን በደንብ እችላለሁኝ ማለት ነው

እኔ የምወደው ልብስ እንግዲህ የሱፍ ልብስ ነው የምወደው የሱፍ ልብስ እወዳለሁ ቱታ እወዳለሁኝ ከዛ በኋላ ሸሚዝ ነው የምወደው ከዛ ቲሸርትም እወዳለሁኝ። እነዚህ ነገሮችን እወዳለሁ ደስ ይሉኛል እነሱን እለብሳለሁ ብዙ ጊዜ ማለት ነው። ከዛ አልፎ ደግሞ ያው ነጠላም እወዳለሁ ወደ ቤተክርስቲያን ወደ ባዓል ስሄድ ደግሞ ያው የባዓል ልብስና እና ነጠላም እወዳለሁ። እነዚህ ነገሮችን ደስ ይሉኛል ቅለል ይሉኛል እነዚህ ልብስ ስልብስ ጥሩ ስሜት ነው የሚኖረኝ። ምንም አይነት መጥፎ ስሜትም በህይወቴ ውስጥ አይፈጠርም እና ልብስ ወዳጅ ነኝ ማለት ነው

እኔ ጫማ ቁጥር እንግዲህ እንደ ጫማ አይነቱ ይለያያል በርግጥ ሽበጥ ይችላል። ምንድነው የምንብለው የክፍት ጫማ ሊሆን ይችላል? ከዛ ቀጥሎ። የተለያዩ አይነት ጫማዎች አሉ። እና እንደ የ ጫማ አይነት ስፋት ነው የሚሆነው። በአዛኛው ጊዜ ግን ከአርባ አንድ እስከ አርባ ሁለት። አንዳንድ ጊዜ ደግሞ የጫማውን እንትኑ ትልቅ ያለ ከሆነ ደግሞ አርባ ሊሆን ይችላል ማለት ነው። ስለዚህ በዛኛው ጊዜ በአሁኑ ሰዓት። ነግሬም እየጨመረም እየቀነሰም አይደለም መህበት ማሳየውን የሆነ አይነት ቁጥር ነው የምለው። ስለዚህ ከአርባ አንድ እስከ አርባ ሁለት ባለው ቁጥር ነው የምለብሰው

የኔ የስራ ጊዜ እንግዲህ እኔ አስተማሪ ነኝ ስለዚህ በአስተማሪነቴ ደግሞ እንግዲህ ከጠዋት ጀምረው ያው እንደ ሁኔታው እንደ ክላስ ብዛቱ ይኖረኛል ክላስ ስለዚህ እንደዛ አስተምራለሁ ማለት ነው እና የስራ ጊዜ አመቻችቼ ነው ምሰራው ሚያስገድደኝ ሰው የለም የሆነ የተቀመጠ ግዴታ ሳይሆን በሚመቸኝ በሚሆነው ሰዓት እና እዛ አመቻችቼ ማስተማር ነው። ስለዚህ በህክምና ላይ ስለሆነ ምሰራው ስለዚህ በየሁኔታ እንደየሁኔታው ነው ማስተምረው፤ ምሰራው ማለት ነው። ስለዚህ ግዴታም የለበትም፤ የሆነ ሚገድብ ነገርም አደለም ማለት ነው።

ወደ ገበያ እንግዲ እንደየሁኔታው ነው። ዝም ብሎ ምንም ነገር ከሌለኝ ያው በወር አንድ ጊዜ ሁለት ጊዜ ሊሆን ይችላል። እለተ አውደ አመት ካለ በዓላቶች ካሉ የሆነ ድግስ ካለኝ ግን ከዛ ሊበልጥ ይችላል ምናልባት ሶስት ጊዜ ሁለት ጊዜ ከዛ በላይ። ልሄድ እችላለሁኝ እንደየሁኔታ መሃል ላይ ብዙ ጊዜ ልሄድ እችላለሁኝ እንደየሁኔታው ማለት ነው። ስለዚ እንደየሁኔታ ማለት የሌላ ምጠራበት። እንግዳ ሆኜ ምሄድበት ቦታ ሊኖር ይችላል። መያዝ ያለብኝ ነገሮች ሊኖር ይችላል ለቤተሰቦች ምገዛቸው እቃዎች። ምናምን ሊኖር ይችላሉና ስለዚ እንደየሁኔታው። ልገዛ እችላለሁኝ ማለት ነው

ዋይፋይ እንግዲህ አዎ እጠቀማለሁኝ በስራ ቦታም እጠቀማለሁኝ በቤቴም እጠቀማለሁኝ ለምሳሌ አሁን ዋይፋይ እየጠቀምኩኝ ነው ያለሁት። ስለዚህ ዋይፋይ ነገሮች ቅልል እንዲሉ ያደርጋል ግን ደግሞ በህይወትህ ላይ ደግሞ ትንሽ ማዛባትም ሊያስከትል ይችላል ምክንያቱም አላስፈላጊ የሆኑ ነገሮችን ላይ ጊዜ ማሳለፍ ሊኖር ይችላል። እንጂ ከዛ ውጪ ብዙ ጥቅም አለው ለፕሮጀክት ለተለያዩ ስራዎችን ለፕሮጀክቶችም ይጠቅማል። የተለያዩ ስራዎችን ብቻ ቤታችን እንድሰራና ከአለም ጋር እንድንገናኝ ያው በትልቁ ይረዳናል ማለት ነው። እና እሱን ያው እንግዲህ እጠቀማለሁ

በእጅ መሸመን ያው እንዴት እንደምሸምነው አያለሁ ማለት ሰዎች ይሄንን በእጃቸው ሲሸምኑ አያለሁ አውቃለሁም በእጄ ሰርቼው ግን አላውቅም። እንግዲህ በማዶ አይቼው ነክቼው ካልሆነ በስተቀር ለመስራት ነክቼው አላውቅም። ወንድሜም ይሰራል ቤተሰቦቼም ይሰራሉ ጓደኞቼም እኔ ያደኩበት አካባቢ የሚሰሩም ብዙ ሰዎች አሉ እንግዲህ እኔ ግን እስካሁን ሰርቼ አላውቅም በዛ ገቢ አግኝቼም አላውቅም። ሌሎች የቅርብ ሰዎች ግን ያንን የገቢ ምንጫቸው አድርገው የሚሰሩም ብዙ ውጤት የሚያመጡም ስራ ቤት ልጆች እያስተዳደሩም አሉ ማለት ነው። ከዛ አውቃለሁ

እኔ በጣም የምወደው ምግብ እንግዲህ ምወደው ምግብ ቢኖር ምንድነው እርጎ ነው። እንግዲህ ያን እርጎ በህይወቴ ምጠላው እጠላ እጠላዋለው ብዬ አላስብም ያው ወተት ባጠቃላይ እወዳለሁ ግን ደግሞ የእርጎ ጋር ያለኝ ፍቅር ደግሞ ለየት ይላል ስለዚህ የተለያዩ ነገሮች እኮ ትወዳለህ የተለያየ ምግብ ፈጣሪ እስከሰጠን ድረስ ህይወታችን እስካቆየልን ድረስ ሊወደድ ሚገባው ነው ሊጠላ ሚገባው ምግብ የለም በአለም ላይ ሁሉ ፈጣሪ የሰጠነ ጸጋ ስለሆነ እንግዲህ ከትልቁ እኔ ደግሞ ከሁሉም ከስጋም ከምናምን የሚያምረኝ በጣም ደስ የሚለኝ ደግሞ እርጎ ነው ከዛ ቀጥሎ እንደ አሳ ምናምን ይኖራል ማለት ነው

እንግዲህ ከተለያዩ የባህላዊም ምግብ አሉ ከእነሱም የምወደው እንግዲህ እኛ ጋር አካባቢ የሚኖርህ ህልበት የሚባል ምግብ አለህ ህልበት ምንድነው? ከባለሁ ጋር የሚሰራ ነው የሚሆነው። ስለዚህ እሱን ያው እንግዲህ በነጭ ነገር ነው እንደ አረፋ ነው የሚሆነው ሲመታ ሲሰራ እና በጣም የምወደው ነው በስልስ አደረገህ ስትበላው በጣም ደስ ይላል። ብዙ አሉ ለምሳሌ እና ጥሎ የሚባሉ የተለያዩ ነገሮች አይነት ምግቦች አሉ በተለያዩ አካባቢ። ስለዚህ እኔ ግን በጣም የምወደው ግን ህልበትን ነው። ምክንያቱም ከልጅነቴ ጀመረው እየበላሁት የመጣሁት ስለሆነ እስካሁን እንደው ይናፍቀኛል አሁን አሁን ሳጠው ማለት ነው። እና ህልበት የምወደው

አዎ የአመራር ሚና አለኝ አውቃለሁ መርቼም አቃለሁ። ብዙ ሰዎችን እንግዲህ በቢዝነስ ስራ መርቻለሁኝ የተወሰነ ውጤትም አምጥቻለሁኝ። እንዴት እንደሚመራ ለቀጣይ ደግሞ ትልቁ ነገር በትልቅ ነገር አስተምሮኛል። ስለዚህ ይሄንም በጣም እጅግ ደስተኛ ነኝ በዛ። ስለዚህ እንግዲህ አመራር በጣም ትልቅ የሆነ ነገር ትልቅ አቅም ነው። በጣም በብዙ ነገር ጥግ ድረስ ሄጃለው ብዬ አላስብም ግን ትንሽ የአመራር ሚና ግን አለኝ። ወይ ደግሞ የአመራር ሂደት አውቃለሁ ብዬ አስባለሁኝ ማለት ነው

ወደ ስራ እንግዲህ በሰአቱ ነው የምደርሰው። አንዳንድ ጊዜ ደግሞ እንግዲህ የተለያዩ ነገሮችን ወደ ኋላ ላይዘገኝ ይችላል። በተለይ ትራንስፖርት። የትራንስፖርት ችግር ከቤት ቶሎ አለመውጣት ምናምን እነዚህ ነገሮችን ሊያዝገኝ ይችላል። ግን ብዙ ጊዜ ግን ወደ ስራዬ የምደርሰው በሰአት ነው የምደርሰው። በሰአት ስትደርስ ስራ ላይ ደግሞ ያው እንግዲህ ብዙ ስራዎችን በቀላሉ መስራት ትችላለህ ከሰው ጋርም አትጋጭም ከአለቃ ጋር አትጋጭም። እና እንግዲህ በሰአት መገኘት በጣም እጅግ ትልቅነት ነው ማስተዋልም ነው። ዝም ብሎ እንዲሁ የሚባል ነገሮች የሀብርሻ ሰዓት የሚባል ነገር አልወድም እኔ ማለት ነው።

እንግዲህ በሰአት የምደርስ ሰው ነኝ ብዬ አስባለሁኝ አንድ የሚቸገረኝ ነገር በሰአት የማልደርስበት ግን ያው እንግዲህ የገንዘብ ችግር ነው። የገንዘብ ችግር አለኝ እንግዲህ ገንዘብ ለቸገረው ሰው በሰአቱ ላልደርስለት እችላለሁ። ሌላ በእኔ ምክንያት ሊፈታ የምችል ነገሮች ግን ሁሌ በሰአት ለመድረስ አዎ ዝግጁም ነኝ ልደርስም እችላለሁ እደርሳለሁም ብዬ አስባለሁኝ እና ስለዚህ ያው አዎ ነኝ። ግን እንግዲህ በህይወቴ ያለ እኔ ያልደረስኩበት ወይ ደግሞ የሌለኝን ነገር የሚፈልግ ነገር ሲኖር ደግሞ በሰአቱ ላልደርስ እችላለሁኝ ማለት ነው።

እንግዲህ በቀን ስልክ የምጠቀመው በጣም ረጅም ሰዓት ነው። እንደውም አሁን ባየው በጣም ብዙ ፐርሰንት ከሃያ አራት ሰዓት ምተኛበት ሰዓት አንስቼ። ዝም ብዬ አክቲቭ የምሆንበት ሰዓት ወይ ደግሞ የማይተኛ የማልተኛበት ሰዓት የምቆጥረው ብዙ ጊዜ ስልክ ግን እነካካለሁ እጠቀማለሁ። ማህበራዊ ሚዲያ አለ ስልክ መደወል አለ። ብዙ ነገሮችን እና እነዚህ ነገር ስነጋጋ ስል በጣም ረጅም ሰዓት አሳልፋለሁ ብዬ አስባለሁኝ። ይሄንን ጨምሮ ማለት ነው። እና ቀላል የሚባል ጊዜ ቀላል የሚባል ጉልበት አይደለም ይህንን የሚበላው ማለት ነው

አዎ የፀሀይ የፀሀይ መውጣትን እንግዲህ አያለሁ። ማለት አንዳንድ ጊዜ በተለይ ጠዋት ስትወጣ ደስ ትላለች እና ፀሀይ ስትወጣ የምትፈጥረው ትእይት አለ እሱን ማየት ደስ ይለኛል። ግን አጋጣሚ ሆኖ እኔ ብዙ ጊዜ የምኖርበት ቦታ እንደዚህ ማለተ ተራራማ ነገር ስላልሆነ ያን በደንብ የማወቅ በደንብ የመዋሃድ እንትን ላይኖር ይችላል። ግን ብዙ ጊዜ ደግሞ ስትወጣ ማየት መሞቅ ደስ ይለኛል። ምክንያቱም ጥሩ ነገሮች አሉ ፀሀይ ስትወጣ የምናገኛቸው ነገሮችን ማለት ነው። እና እሱን ነው።